በጣም የምወደው ፊልም በመጀመሪያ እኔ በጣም የህንድ ፊልም አድናቂ ነኝ የህንድ ፊልም የምወደው ከነዛ መካከል በጣም የምወዳቸው ፊልሞች አሉ። ኢትዮጵያ ውስጥ የተለያዩ ፊልሞች አሉ ግን ከነዛ በተለይ የምወደው የህንድ ፊልም ነው። የሳልማንካን ፊልሞች አሉ ሀማብኬ እኮ የሚል በጣም የምወደው ፊልም አለ። እሱን ፊልም በጣም ነው የምወደው የሻርኮን ደግሞ ዲልዱዋሊ ዱላይነዴ ጀንግ የሚለው በጣም የምወደው ፊልም ነው።